ብዙ ጊዜ ገበያ አልሄድም ማለትም በየቀኑ ገበያ ላለመሄድ የሚያስፈልገኝን ነገሮች አንዴ በወጣሁኝ ሰዓት ይዤ ነው የምመጣው ማንኛውም ምግብ ምግብ ምግብ ነክም ይሁን ማንኛውም ለቤቴ ያስፈልጋል ብዬ ያሰብኳቸውን ነገሮች። አንዴ ወደርዘም ወይም አንድ ላይ ለሳምንት መሆን ለወር የሚሆነኝን ነገር ገዝቼ አስቀምጣለሁ እንጂ በየጊዜው አልወጣም።

ብዙ ጊዜ ብስክሌት አልጋልብም ብጋልብ በጣም ደስ ይለኛል ማለት ፍላጎት አለኝ። እናም ደግሞ ስለሚያዝናና ራስን ፈታ ለማድረግ ስለሚጠቅም። ለመጓዣነትም ስለሚያገለግል። ብጠቀመውና ብገለገልበት በጣም ደስ ይለኛል ልምዴንም አካብታለው።

የምመኘው የእረፍተ ጊዜ ማለት በቃ ፍላጎቴን የማሟላት አቅም ይዤ ማለትም የምፈልገውን አካል ካፒታል ኖሮኝ ገንዘብ ይዤ። ከዛን የምፈልግበት ቦታ ላይ ሂጄ እተዘናናው ራሴን የማዝናናበት ጊዜ ያንን እግዜር እኔ የራሴ እረፍት ምመኘው እረፍት ማለት እሱ ነው

አሁን እየተጠቀምኩ ያለው ስልክ ያራሴ ነው። ሳምሰንግ ኤ አስራ ሁለት ነው ኤ አስራ ሁለት። የዛኔ አዲስ እንደገባ ነበር የገዛሁት እና በጣም ምርጥ ስልክ ነው ብዬ የጠቀምኩበት ነው ያለሁትም። እና የተለያዩ ፊውቸሮች አሉት። በቃ ደስ ግን ፎተው ጥራት ካሜራም አለው አሪፍ ነው።

በዚህ ጊዜ ልብሴን የማጥበው በሳምንት አንድ ቀን ነው ያው በስራ ምክንያት ሁሌ ማጠብ አይመቸኝም ስለዚህ በሳምንት አንዴ የእረፍት ቀን እሁድ ቀን። ሳምንቱን የእረፍት ቀን ጠዋቱን ልብስ በማጠብ አሳልፋለሁ። ከሰአቱን ደግሞ ራሴን እረፍት አድርግበታለሁ ማለት። እና ልብስ ማጥበው እሁድ ላይ ነው።

አዎ ደስ የሚል። በቃ ሰላማዊ የሆነ ግንኙነት ካለኝ ከነሱ ጋ። ሁላችንም አብዛኛው ሰዓት በስራ ብናሳልፍም ግን በተገናኘን ሰዓት ደግሞ። በቃ እርስ በእርስ በመተዛዘን። በጓደኝነት- እናም የተለያዩ ነገሮችን። እዛው በስራ ባልደረቦችን ጥያቃም ቢሆን- የተለያዩ ነገሮችን አብረን እናደርጋለን። በጋራ ተመካክረን- እናም ግንኙነታችን በጣም ነው ደስ የሚለው ማህበራዊነቱ ነው። ከዛ ባለፈ የምንረዳዳበት መንገድ ሌሎችን የምናግዝበት መንገድ። በጣም ደስ ይላልና-

በቤጥ ውስጥ ልዩ መቀመጫ አለህ ወይ የሚለው ነገር አዎ አለኝ። ማለትም በቃ ጸጥ ያለ ቦታ ወዳለው ጨለም ያለ ነገር ራሴን የማዳምጥበት እናም ደግሞ ጸጥ ያለ ነገር በጣም ይመቸኛል ያ ራሴን ለማዳመጥ ነጻነትንም ያለኝ ነው የሚሰማኝ እና ስለዚህ የራሴ የሆነ ሳሎን ቤት ውስጥ በቃ ጨለም ማንም ሳይኖር ሰላም ያለው አየር ሲኖር በጣም ነው ደስ የሚለኝ። የራሴን በደንብ ስለማዳበጥበት ህልሞቼን ስለማወራበት ሰማይበት ወደፊቴን ስለማስብበት

አዎ የገቡትን አስቀምጣለሁ ማለት የተለያዩ ሀሳቦችን ማስፈር ስፈልግ እቅዶቼን ወደፊት ቢዝነስ ፕላኖቼንም ሆነ የተለያዩ የህይወቴን ፕላን እነሱንም እነሱንም ሆነ ብቻ ወሳኝ ያልኩትን ነገር የምጽፍበት መዝገብ አለኝ። እና እዛ መዝገብ ላይ የተለያዩ ነገሮችን ካሰፈርኩኝ በኋላ የሆነ ደበቅ ያለ ቦታ ላይ ማለትም እንደዚህ መንገድ ላይ ወይም ማንኛውም ቦታ ላይ እንደተራ ነገር አላስቀምጠውም ደበቅ አድርጌ ነው የማስቀምጠው። እቅዶቼን ከእኔ ሌላ ማንም ማወቅ ስለሌለበት የ እና መተግበር ስለምፈልግ ማለት ማንም ማወቅ የለበትም ያልኩበት ምክንያት። ገና ሳይተገበር መንገድ ላይ ከቀረ ያው ብዙ ነገሮች አሉ የሰው ልጅ ብዙ ነገር ያስባል ግን ደግሞ ካስበው ውስጥ ሊሳካ የሚችለው የተወሰነው ነው። እሱም ደግሞ ሊሆን የሚችለው እንደፈጣሪ ፍቃድ ነው። ፈጣሪ ያለልን ነው አላህዬ ያለልንን ነው የምናገኘው። እና ለዛም ስለሆነ የተለያዩ ሀሳቦች ስላለ ያ ሰው ደግሞ ይሄንን ነገር ሲያይ ይሄን ሁሉ ነገር አቅደሽ ዝም ብለሽ ለፋሽ ላይሳካ ምናምን የሚለው ነገር ይመጣል። እና ብዙ ጊዜ አድርጌ ማሳየት ስለምፈልግ እቅዶቼን ማንም እንዲያውቅ አልፈልግም። እቅዶችን ያሰፈርኩባቸው መዝገቦችን አርቄ ነው የማስቀምጠው በዚህ ምክንያት ነው

አዎ በአደባባይ ላይ መናገር እችላለሁ። የማይቻል ነገር የለም ይባል አይደለ እውነት ነው የማይቻል ነገር የለም። እና አደባባይ ላይ መናገርን ኮንፊደንስ ይጠይቃል በርግጥ ኮንፊደንስ ይጠይቃል ያን ኮንፊደንስ ካዳበርኩኝ ደግሞ። ይሄንን ማድረግ ቀላል ነው። እናም ኮንፊደንስ የለኝም እያልኩ ሳይሆን አለኝ። ግን ደግሞ ያን ያክል ብዙ ጊዜ እንደዚህ አደባባይ ላይ የማውራት ልምድም የለኝም ብዙ ስራዎቼም እዛ አደባባይ እንደው አይፈልግም። ግን ደግሞ እንደ መምህርነቴ ብዙ ጊዜ ተማሪዎች ፊት ለፊት ቆሜ የተለያዩ ራሾችን ተማሪዎችን በማስተማር ቢሆን ማንኛውም ነገር አደርጋለሁ። በዛ የተወሰነ ኮንፊደንስ አዳብሬ አለው። ሲቀጥል የዛ ሰልፍ ላይም ሆነ ግቢ ውስጥ የተለያዩ ነገሮች ሲደረጉ ፊት ለፊት ነው የምንቆመው ፊት ለፊት ነው የምናወራው። እና ይሄ ይሄ የመናገር ፊት ለፊት ወጥቶ የመናገር ኮንፊደንሴን ጨምሮልኛል። እናም ለሰዎችም የምለውን ነገር ቢኖር ኮንፊደንስ በጣም አስፈላጊ ነገር። በጣም ከሚባለው በላይ እንደፈለክ ለመናገር እንደፈለግን ለማድረግ። የተለያዩ ህዝብ መሃል ቆመን በኮንፊደንስ ማንም ሳንፈራ ልበሙሉ ሆነ እንድናወራ ያደርገናል። እና በአደባባይ ማውራትን ያው ሰዎችን ለማስተማር እስከሆነ ድረስ ጥሩ ነው።